በቤትህ ምን አይነት የቤት እቃዎች አሉ? በቤቴ ምን አይነት የቤት እቃዎች አሉ ብዙ የቤት እቃ የለኝም። ያው የወንደላጤ ነው። እንግዲህ የራሴን ኑሮ ከጀመርኩና ቤት ተከራይቼ ከወጣሁ አሁን ዘጠኝ ወር አልፎኛል። ብዙ እቃ የለኝ እቃ ያን ያህል ለማሟላት ምሯሯጥ አይነት ሰውም አይደለሁሉም። አሁን ላይ ብዙ ደግሞ ብቻ ሀሳቦች አሉብኝ እና። እቃ የሚለው ነገር ብዙ የሚያሳስበ ኝ አይነት አይደለሁም ግን የሚያስፈልገኝ እቃ ብቻ ነው። ያለኝ ለምሳሌ አንድ ደስታ አንድ ማንቆርቆሪያ ሳህን የምበላበት አንድ ሁለት ሳህን ምናምን ማንኪያ የተወሰነ ማንኪያ ሹኪያ ብርጭቆ መጠጫ ሁለት ጁግ የውሃው ጁግ የመጠጥ ውሃ ማለት ነው። እና በቃ ይሄ ስቶቭ ይኖረኛል ምግብ የማበስልበት ከዛ ውጪ። የምተኛበት አልጋ አለ ወንበር ስራ ለመስራት የምትጠቀምበት ወንበር የቲቪ ስታንድ አለች ልክ እንደጠሪጴዛ የምጠቀምበት። ከዛ ለውሃ ደግሞ ጄሪካም አንድ ሁለት ጀሪካ ባልዲ አንድ ባልዲ። በቃ ይሄን ይሄን እና እንደዚህ አይነት እቃዎች አሉ። ከዛ ውጪ የተካበደ ትልልቅ እቃወች የሉኝም ማለት ነው።

ስራዎችህን በቅደም ተከተል በቅደም ተከተል ታስቀምጣለህ? አዎ በደንብ። ሲጀመር ነገሮች በቀደም ተከተይ በስርዓት ተደራጅተው ሲቀመጡ በጣም ያስደስተኛል እና እና ያለብኝም የባህሪ እንትን አለ። ይሄ ሲዝረከረኩ በቅደም ተከተል ወይም ተዝረከርከው ሳይደራጁ ምናምን ሲቀመጡ በጣም ትኩረት የሚሰጡት አይደለም። ትኩረት አድርጌ ሌላ ስራ መስራት አልችልም። እነዚህ ነገሮች እንደዚህ በተዘረከረከ ሁኔታ ውስጥ በተቀመጡበት ሁኔታ ላይ ሁኜ ማለት ነው። እና አይምሮዬ ያንን ማስተላለፍ ካልቻለ ወደ ሌላ ነገር ላይ ትኩረት ማድረግ ይከብደዋል ስለሆነ። በተቻለ መጠን የአንዳንዱን ነገር አደራጅቼ አስተካክሌ ቅደም ተከተል አስይዤ። መስራት የምፈልገው ስራዎቼን በተቻለ መጠን ሰርቼ ይሄን ሰርቼ ምናምን ብዬ በእቅድ ቅደም ተከተል ይኖረኛል። እና በተለይ ያንን ቅደም ተከተል ደግሞ ወረቀት ላይ ስፅፈው በጣም ደስ ይለኛል። እና ማሰቡ ብቻ ሳይሆን ወረቀት ላይ መጽሐፍ ከዛ በኋላ ያንን ነገር በቅደም ተከተል ባስቀመጥኩት ቅደም ተከተል መሰረት በተቻለኝ መጠን ለማከናወን እሞክራለሁ ማለት ነው። በቀን ውሎየ ውስጥ ነው ማለት ነው። እና ስራወቼን በቀደም ተከተል ማስቀመጥ እወዳለሁ

የቀረ ምግብ ትበላለህ? ሲመስለኝ ይሄን ጥያቄ ምን ለማለት ፈልገው ነው? የተረፈ ምግብ፤ ከዛ በኋላ ቆይቶ ትበላለህ ወይ? ነው። ለምሳሌ ማቀዝቀዣ ውስጥ ተቀምጦ ሊሆን ይችላል፤ ውጪም ተቀምጦ ሊሆን ይችላል? እንደ ሁኔታው። የተረፈ ምግብ ለምሳሌ ምሳ በልተን፤ ጠግበን፤ አስተርፈን ከተወሰነ ሰዓት በኋላ ያንን ምግብ እንደመብላት እንደማለት ነው እና። አዎ! እባላለሁ እንዲህ ያህል ችግር የለብኝም። ምግቡ በራሱ በመቀመጥ ውስጥ ተነካክቶ በመቀመጥ ውስጥ የሚበላሽ አይነት ካልሆነ በስተቀር የተረፈ ምግብ እና አልበላም የምል አይነት ሰው አይደለሁም። የተረፈ ምግብ ወይም የቀረ ምግብ ተበልቶ የቀረ ምግብ ማለት ነው፤ የተረፈ ማለት ነው። አዎ! እበላለሁ። እንደውም ብዙ ጊዜ እንደዚህ የተረፈ ምግብ ቆየ ተብሎ ሲበላ ጣዕሙ እራሱ የተሻለ ይሆናል። እጅ እጅ የሚል አይነት ምግቦች ካልሆኑ በስተቀር ማለት ነው እና ጣዕሙ ሞር የተሻለ ሆኖ ይገኛል ከዛ በኋላ።

በመስመር ላይ ሙዚቃ ትሰማለህ? እነንጊዲ የሄ ጥየቄ ምናምንት? መንገድ ለይ ስቴድ ሙዚቃ ትሰመለህ ለመለት ከሆና የው ሁሌ በይሆን አዎ ሰመለው። አሁን የለቺኝ ስልክ ቡዙም ሙዚቃ ለመስመት የምታመቼኝ አደለቺም። አንስተኛ ስልክነት ያለችበት ሁኔታም ወደ መበላሸት የቀረበች ስለሆነች ብዙም መስማትን አላዘወተርም። ግን በፊት ጥሩ ጥሩ ስኮች በነበሩኝ ሰዓት ላይ መንገድ ላይ ስሄድ ስንቀሳቀስ ኤርፎን በመጠቀም ሙዚቃ እየሰማሁ መሄድ እወዳለሁ። አዎ መንገድ ላይ ሲሄድ ሁሌ ባይሆንም ሙዚቃ እየሰማሁ ሊሄድ ይችላለው ማለት ነው።

የምሳ እረፍቶ ምን ያህል ጊዜ ነው? እንግዲህ አሁን ላይ የምሰራበት ቦታ በቅጥር አይደለም ምሰራው በነጻነት ራሴ ነኝ እዛ ሄጄ ውዬ ስራዬን ሰርቼ ምመለሰውና። ስራዬ ልክ እንደ ኮንትራት ሰርቼ የማስረክበው አይነት ስራ እንጂ በቅጥር የሚሰራ አይነት ስራ አይደለም። ስለዚህ እዛ ምውለው ራሴ ፈልጌ አሁን የምውልበት ቦታ ማለት ነው ራሴ ፈልጌ እንጂ ከፈለኩበት ቦታ ሆኜ ሰራውን ብቻ ሰርቼ መስረከብ ነበር ከእኔ የሚጠበቀው ማለት ነው። እና የምሳ እረፍቴንም የፈለኩት ያህል ጊዜ መቆየት እችላለሁ። ይሄ ነው ተብሎ የታጠረ ገደብ የተቀመጠለት የእረፍት ጊዜ የለኝም የምሳ እረፍት ማለት ነው። ብፈልግ የፈለኩትን ሰዓት ያህል አጥፍቼ መመለስ እችላለሁ ከፈለኩ ደግሞ ምሳ ወጥቼ ላልመለስም እችላለሁ እንደኔ ፍላጎት ይወሰናል ማለት ነው። እና እና የምሳ እረፍቴ ይሄ ነው ተብሎ የተቀመጠለት የገደብ የጊዜ ገደብ የለውም ማለት ነው። እኔ እንደፈለኩት ነው ምጠቀመው እኔንም አስፈላጊ ነው ብዬ እንዳመንኩት መጠቀም እችላለሁ።

ስለ ቤተሰብህ ንገረኝ እንግዲህ እኛ ቤተሰብ ውስጥ አምስት ሰዎች ነው ያለነው። እኔ የመጀመሪያ ልጅ ነኝ። ሁለት ወንድሞች አሉ ከእናትና ከባቴ ጋር አምስትም ማለት ነው ልጆች ሶስትም እናትን ነበር ሲጨመር ሁለት አምስት እንሆናለን በአጠቃላይ የኔ ቤተሰብ እንግዲህ እንደዚህ ነው አምስት ነው። አራቱ እንደ አንድ ሴት ማለት ነው እና እናታችን ብቻ ነው የኛ ቤት ሴት ሁላችንም ወንዶች ነን እኔ መጀመሪያ ልጅ ነኝ ሁለተኛ ታናሺም በአስር አመት እበልጠዋለሁ ከዛ ሶስተኛ ተናሼ ደሞ እሱ እርግጠኛ አይደለሁም በአራት አምስት አመት ይበጠዋል መሰለኝ እና ይሄን ይመስላል ማለት ነው የኛ ቤተሰብ

ቃልህን ትጠብቃለህ አዎ በደንብ እጠብቃለሁ። እንግዲህ በዚህ ምድር ላይ ስንኖር ከመንፈሳዊ ነገር ቀጥሎ ህሊናችን ሊመራን የሚችለውን ሊጠብቀን ሊያስተደድርን የሚችለው ነገር ህሊናችን ነው። እና ቃሉን የሚጠብቅ ሰው ህሊና ያለው ሰው ብዬ አስባለው እና ህሊናውን የሚፈራ ህሊናውን የሚሰማ ሰው ቃሉን ይጠብቃል። እና አንድ ህሊና እንዳለው ሰው ሁላችንም ህሊና አለን ግን የህሊናችን ስለት ነው የሚለያየው። የአንዳንዱ የህሊና ስለት በጣም በጣም የሚቆርር። ማለትም በጣም የሚ ከብዙ ነገር የሚጠብቅ መልካም ነገር ስናደርግ መልካም አድርገሃል ብሎ የሚያበረታታ መጥፎ ነገር ስናደርግ ልክ አይደለም ብሎ የሚወቅስ ህሊና ያለው ሰው አለ። ከዛ ደግሞ ህሊናው የዶለደማ በጊዜ ሂደት ውስጥ ነገሮችን ደጋግሞ ደጋግሞ በማድረግ ውስጥ ህሊናው ዱልድም ብሎ። ምንም ህሊናው አስካል ምንም ነገር ደረጃ የደረሰበት ሰውም ደግሞ ይኖራል። እና እኔ እራሴን የማይበት መንገድ እንዴት ነው? ህሊናው በጣም መስለት ያለው አይምሮዬ እረፍት የማይሰጠኝ ህሊናዬ እረፍት የማይሰጠኝ መልካም ሳደርግ የሚደሰት መጥፎ ሳደርግ ደግሞ ሰላም የሚነሳ ህሊና አለኝ። እና በዛ የተነሳ ቃሌን ለመጠበቅ በጣም በጣም ለኔ ወሳኝ ነገር ነው። ለቃሌ በጣም መታመን እፈልጋለሁ። እና በዚህ የተረሳ ቃሌን ለመጠበቅ የማላደርገው ነገር የለም። እና ቃልህን ትጠብቃለህ? ለሚለው ጥያቄ መቶ ፐርሰንት ቃል እጠብቃለሁ ብዬ መናገር እችላለሁ።